አዎ እኔ ስራዬን እጅግ እወደዋለሁ ስራ ለሰው ልጆች አስፈላጊ ከሚባሉ ነገሮች አንዱ ነው። ሰው ስራ ሰርቶ የተለያዩ ጥቅማ ጥቅሞችን አይገኝም። ከዚህ ውስጥ አንደኛው ራስን ከጭንቀትና ከድብርት ለመከላከል ይረዳዋል። ስለዚህ እኔም ስራዬን የምወደው በአግባቡና ደስተኛ ሆኜ ስራዬን ሰርቼ ነገሮችን ለማቀናወን ይረዳኛል ማለት ነው። ስለዚህ እኔ ስራ እወዳለሁ ስራዬን በጣም እከብረዋለሁ ማለት ነው